ፍየል አይተህ ታውቃለህ ወይ? ነው የሚለው እኔ የገጠር ልጅ ነኝ ከፍየል ጋር ነው በቃ አብሬ ያደጉት ማለት ይቻላል ምክንያቱም ፍየሎችን እየጠበቅኩ ምናምን ነገር በጎችን ከብቶችን ምናምን እየጠበቅኩ ስለሆነ ያደግኩት ፍየል አይቼ አውቃለሁ በልቼም አውቃለሁ እና አብሬ ያደንኩት ከፍየል ጋር ነው ማለት ነው

የስራ ምኞቶቼ ምንድን ናቸው ነው የሚለው? ያው እኔ የስራ ምኞቶቼ የተሻለ ስራ መያዝ የምፈልገውን አላማ ማሳካት የተሻለ ቦታ መድረስ ለራሴና ደግሞ ለሌሎችም ራሴ ሆኜ ለሌሎችም መትረፍ ማለት ነው።

እሺ "ቅርጫት አለህ ወይ?" ይላል ቅርጫት አለህ? ይላል ጥያቄው። ቅርጫት አለኝ የተለያዩ ለምሳሌ ልብሶችን እየለያየን የምናስቀምጥበት አሮጌ፣ አዲስ፣ የተቀደደ፣ ያልተቀደደ ምናምን ምናምን አይነት የተለያዩ ልብሶችን የምናስቀምጥበት ቅርጫት አለኝ እና ለብዙ አይነት አገልግሎቶች ይውላል ማለት ነው።

የፀሀይ መውጣትን ታያለህ? ይላል ጥያቄው። የፀሀይ መውጣት ነው በደንብ ነው የማየው። ምክንያቱም ያው እኛ ወደ ፀሀይ መውጫ አካባቢ ስለሆነ ያለነው በግልጽ በደንብ በስነ ስርዓት ትታየናለች። እና ጠዋትጠዋት ደግሞ ደስ ትላለች። ስትወጣ ምናምን አወጣጧ ምናምን ደስ ነው የሚለውና እንደውም መንፈስን ያውቁዳል በቃ አወጣጧ ምናምን።